አዎን የትንኝ መረብ መጠቀም በጣም አስፈላጊ እና ጠቃሚ ነው። ትንኝ መረብ ሰውን ከትንኞች መካከል ብቻ ሳይሆን ከአደጋ በሽታዎችም ይጠብቃል። ስለዚህ እንግዲህ የትንኝ መርህ መጠቀማችን በጣም አስፈላጊ ነው ማለት ነው። በተለይ ደግሞ ከከተማ ወጣ በምንልበት ሰዓት ለመዝናናት ሊሆን ይችላል ሞቃት የሆኑ አካባቢዎች በምንሄድበት ሰዓት። የትንኝ መረብ መጠቀማችን በጣም አስፈላጊ ነው ምክንያቱም ከበሽታ ይጠብቃል። ከትንኝ ብቻ አይደለም ሚጠብቅህ ከተለያዩ አይነት በሽታዎችም ሊጠብቅ ይችላል። አንዳንድ ጊዜ የጉንዳን ራሱ ወረርሽኝ ሊመጣብህ ይችላል በተለይ። ድንኳን ውስጥ እምታድር ከሆነ እነዚህን መጠቀምህ በጣም አስፈላጊ ነው መረቡን መጠቀም። መጀመሪያ ትንኞች እንደ ማላሪያ ያሉ በሽታዎችን ሊያስተላልፉ ይችላሉ ስለዚህ የትንኝ መረብ መጠቀም ከእነዚህ በሽታዎች ለመከላከል ቀላል እና ውጤታማ መንገድ ነው። በተለይ ሌሊት ሲንቀሳቀሱ መረቡ ትንኞቹን እንዳይቀርቡ ያግዛል ስለዚህ። ትንኝ ደግሞ በዋነኛነት ያው የወባ በሽታን ነው ሚያስተላልፉት። ስለዚህ ከወባ በሽታ የመያዝ አጋጣሚን በጣም ትቀንሳለህ ማለት ነው የትንኝ መረብ የምትጠቀም ከሆነ። ስለዚህ እንደነገርኩህ ከተ ከተማ ወጣ ስትል በብዛት አዲስ አበባ ውስጥ እንኳን ብዙ ስለሌለ ላንጠቀም እንችላለን። ግን ከከተማው ወጣ በምንልበት ጊዜ ወደ አዳማ ወደ ድሬዳዋ ወደ ሀዋሳ በምንጓዝበት ጊዜ የትንኝ መረብ መጠቀማችን በጣም አስፈላጊ ነው ማለት ነው። ሁለተኛ መረብ ሰውን በሰላም እንዲተኛ ያደርገዋል ትንኞች እየነከሱ ሲሆን እንቅልፍ ይቆራረጣል። ግን መረብ ሲኖር ይሄ ችግር ይቀንሳል ሰውም የተሻለ እንቅልፍ ይኖረዋል። ስለዚህ ሁለተኛው እንግዲህ ጠቀሜታው ምንድነው? ጥሩ እንቅልፍ እንድትተኛ ያደርግሃል። ግን መረቡን የማትጠቀም ከሆነ ትንኙ ሲነክስህ ብድግ ትላለህ ከእንቅልፍህ እንቅልፍህ የተቆራረጠ ይሆናል ማለት ነው። ሶስተኛ የትንኝ መረብ ቀላል እና አስተማማኝ ነው። አንዳንድ ጊዜ ከገዛነው በኋላ ለረጅም ጊዜ መጠቀም ይቻላል። የኬሚካል መድኃኒቶች እንደሚያስፈልጉ አይደለም ስለዚህ የተፈጥሮ የመከላከያ ነው። ስለዚህ ትንኝ መጠቀም እንግዲህ ተፈጥሮን የተፈጥሮ የመከላከያ ዘዴ ነው ማለት ነው። ምክንያቱም አንዳንድ ኬሚካሎችን አትጠቀምም እሱን ምትጠቀም ከሆነ ስለዚህ በተፈጥሯዊ መንገድ መጠቀም ይቻላል ማለት ነው። አራተኛ ለቤተሰብ ሁሉ ጥቅም አለው በተለይ ለህፃናት እና ለእርጉዝ እናቶች ትንኝ መረብ መጠቀም እጅግ አስፈላጊ ነው። ምክንያቱም እነሱን በቀላሉ ሊጎዱ ይችላሉ ስለዚህ ህፃናት እና ሴቶች ናቸው በብዛት እሚጎዱት። ሆኖም ግን የትንኝ መረብ የምንጠቀም ከሆነ እንዳይጎዱ ያደርገናል ማለት ነው እነሱንም እንከላከላቸዋለን። ነገር ግን መረብን በትክክል መጠቀም ያስፈልጋል መረቡ ከውጭ ክፍት እንዳይኖር መዝጋት አለበት እና ከጊዜ ወደ ጊዜ ደግሞ ማጠብም ይገባል። ስለዚህ እንግዲህ መረቡ ራሱ ንጽህናው መጠበቅ አለበት ሁሌ መታጠብ አለበት እንዲሁም ደግሞ ክፍተት እንዳይኖረው ከስር መሸፈን ያስፈልገናል ማለት ነው። በአጠቃላይ እንግዲህ የትንኝ መረብ መጠቀም ለጤና ጥቅም አለው። ቀላል እና ውጤታማ መከላከያ ነው ሰውን ከትንኞች ይጠብቃል። እንቅልፍን ያሻሽላል እና ከበሽታ ይከላከላል። ስለዚህ እኔ ትንኝ መረብ መጠቀምን በጣም አስፈላጊ እና ጠቃሚ ብዬ እመለከታለሁ